ያ የኔ ምርጫ እንደ ሁኔታው ነው። ለምሳሌ ሻይ የምመርጥበት ሰዓት አለ። ብርድ ሲሆን። እና ትንሽ ከቁርስ ጋር መብላት ምግብ መጨመር ምናምን ስፈልግ ሻይ ነው የምመርጠው። ስኳርም ነገር ብዬ ብዙም መነቃቂያ ሳያስፈልገኝ ሲቀር ሻይ እመርጣለሁ። አሁን ብዙ ስራ ላይ ጫና ኖሮብኝ ደክሞኝ ራሴን እንደገና ትኩረቴን ትኩረቴን መልሼ እንደገና ደግሞ። ማጥናትም ሊሆን ይችላል ሌላ ስራ ወይ ኢንተርኔት ብሮዝ ማድረግ ምናምን እንደዚህ አይነት ስራዎች መስራት ካለብኝ ደግሞ የግድ ከሆነ። ቡና እጠጣለሁ አልፎ አልፎ ነው እንደውም በወር አንዴ ምናምን ብጠጣ ነው እንጂ ቡና አላበዛም። አብዛኛው ጊዜ ግን እኔ ያው ሻይ ነው የማዘወትረው። ያው ጠዋት ጠዋት ሁሌ እንደምጠጣ ልክ እንደ በቃ ጠዋት ጠዋት በሳምንት ቢያንስ ሶስት ጊዜ ምናምን እጠጣለሁ። ሻይ ቡና ግን ያው በወር አንዴ ቢሆን ነው እንጂ ከዛ ብዙም አላልፍም ግን። የግድ ከሆነብኝ አስቤ ነው ቡናን የምመርጠው። በጣም አንዴ ደግሞ ከጠጣሁ ሌሊቱን ሙሉ ነው ነቅቼ ማደር የምችለው ቡና በጣም ለኔ ንቁ ነው የሚያደርገኝ። ሻይ ያን ያክል ንቃት የሚጨምርልኝ ሁላ አይመስለኝም አላስተውለውም። ብዙም ለውጥ የለውም ሻይ ስለጠጣሁ የሚመጣኝ የሚመጣ ንቃት የለም ለስራም ሚሆን። ግን ያው ከምግብ ጋር ደግሞ ዳቦ ዳቦ ማባያ ምናምን ስለሚሆን ሻይም አብዛኛው ጊዜ የሚመረጠው ሻይ ነው። ግን በተወሰኑ ጊዜዎች ደግሞ የግድ ቡና መጠጣት ያለብኝ ነገሮች አሉ። ቡና እንደውም ብዙም አልወድም እኔ ከልጅነቴ ጀምሮ። እናቴ ቡና ስትጠጣ ትሰጠኝ ነበር ግን እኔ ብዙም አልወድም ነበር በቃ የሆነ የማያስፈልግ ነገር ነበር መስሎ የሚሰማኝ። አሁን አድጌ ደግሞ ስጨናነቅ የሆነ ስራ ሲበዛብኝ ምናምን አስፈላጊ መሆኑ እየገባኝ ነው እንጂ። ብዙም የቡና አድናቂ አይደለሁም። ሻይ ግን ሲሆን የሆነ በልጅነቴ አሁን ሻይ በጣም ነበር የምወደው ምክንያቱም አፌ ላይም ጣፋጭ ነው ስኳር ስላለበት። በዛ ላይ ቀይ ነው መልኩ ራሱ ደስ ይላል። ያው ቡና ግን አስቦ የሚጠጣው ሰው ካልሆነ ብዙም የሚያምር ገጽታ የለውም። ለአፍም የሚመር ነገር ስለሆነ ብዙም ተመራጭ አይደለም። አብዛኛውን ጊዜ ወልፍ ምናምንም ሱስ ምናምን ስለሚያስይዝ። ያው ከሱስ ለመራቅ ደግሞ ብለን በልጅነታችን እንጠየፈው ነበር። እንደዛ ነው

እንዴ በጣም የደንበኛን እርካታ በጣም በደንብ ነው የሚገባኝ አስተውላለሁ። አሁን ለምሳሌ ጥገና እየሰራሁ። በወሬ እንኳን ብዙ ባንጣጣም የሰራሁለት ስራ እንዳስደሰተው የማውቅበት ነገር። አንደኛ ይመጣል። ሁለተኛ ሲመጣ ደግሞ ዋጋ ምናምን አይደራደረኝም። የሆነ አብዛኛው ጊዜ ደግሞ ተጨማሪም ከፍሎ የሚሄድበት ጊዜ አለ። ከዛ ሌላም ሰው ይዞ ይመጣል። ደንበኛ እንደረካ የማውቀው ያኔ ነው። እንደአብዛኛው ጊዜ እንደውም አመሰግናለሁ ምናምን ብለው የሚሄዱት። ብዙም በስራዬ ያልረኩ ሊሆኑ ይችላሉ። ግን የረኪ ሰው ሲመለስ ደርቦ ሰው ይዞ ይመጣል። ከዛ መጥቶ ደሞ ቶሎ ነው የሚስማመው እንደ ጥሩ ደንበኛ መሆኑን ማሳየት ይፈልጋል። ያው በደንብ እንደረካ ያሳውቃል ማለት ነው። ከዛ ደግሞ ያወራል ሁሉ ቅድም እንደዚህ የሰራህልኝ ኮ አሪፍ ሆነ ምናምን ብሎ ራሱ ይነግርሃል። አብዛኛው ደንበኛ ደስተኛ ከሆነ። እንደገና ደግሞ መንገድ ላይ ራሱ በጣም ውጪ ከስራውጪ ሲያገኝህ በጣም ነው የሚያከብርህ በቃ አሪፍ ነገር የሰራህለት። ስላንተ ጥሩ ነገር ነው የሚያወራው። ስለ አንተ ለብር ለመቀበል በዚህ እሰራለሁ ተሎ አያስመስልም። በቃላንተ ለእሱ ስጦታ እንደሰጠሀው ነው ሚመስል የሚያስመስለው ሲያወራ። እና ያማክራሃል ደግሞ ሌላ ቀን መጥቶ እንደዚ እንደዚህ ብታደርግ ደግሞ እንደዚህ አይነት ጥሩ ስራ አለ ምናምን ብሎ ምክር ይለግሳል። ከዛም አልፎ ስላንተ ማወቅ መደገፍ ምናምን ይፈልጋል። አብዛኛው ስራችን የሚወድህ ከሆነ እንደዛ ነው የሚያበረታታው።